ምን አይነት ሳሙና ትጠቀማለህ? ብለህ ለጠየከኝ ጥያቄ ያው የተለያየ ሳሙና ለተለያየ ነገር ነው የምትጠቀመው። ከዚህ መጀመሪያ ለፊቴ የምትጠቀመው ሳሙና አለ ለልብስ የምትጠቀመው ሳሙና አለ ለገላዬ የምትጠቀመው ሳሙና አለ። ለቤት ማጽጃ የምትጠቀመው ሳሙና አለ ስለዚህ ያው የተለያየ የሳሙና አይነት ነው የምትጠቀመው። ለምሳሌ ከ ቤት ከማጸዳበት ብጀምር ለቤት ውስጥ ማጽጃ የምትጠቀመው ሳሙና ፈሳሽ ሳሙና ነው። የፈሳሽ ሳሙናው ደግሞ በቀላሉ ቤትን ለማጽዳት ይረዳኛል ስለዚህ ፈሳሽ ሳሙና ነው የምጠቀመው። የፈሳሽ ሳሙና ሽታ ያለው ቢሆን ይመረጣል ምክንያቱም የቤትን ጠረን ስለሚቀይር የፈሳሽ ሳሙና እመርጣለሁ። ሌላኛው እና በ የቤቱን ጠረን ለመጠቀም ደግሞ ሌሎች ነገሮች መጠቀም ትችላለህ። ለምሳሌ እንደ ዲቶል አይነት የአንቲ ወይም ደግሞ የኦደር የሽታ መቀየሪያም ሊሆን የሚችል ሳሙና። ወይም ደግሞ የጽዳት ኬሚካል መጠቀም እንደ ሌሎች ብቻ አሉ እነሱ እነሱን እጠቀማለሁ። ስለዚህ የመጀመሪያው ለቤት መወልወያ ወይም ለቤት ለማጽዳት የምትጠቀመው ሳሙና ፈሳሽ ሳሙና ነው። ሌላኛው ደግሞ ልብስ ለማጠብ የምጠቀምበት ሳሙና ነው። ልብስ ለማጠብ የምጠቀመው ሳሙና ያው የዱቄት ሳሙና ይባላል ኦሞ ይባላል። በቀላሉ ልብስን ለማጠብ የሚረዳ ሳሙና ነው። በቀላሉ ደግሞ ልብሳችንን ትንሽ ዘፍዘፍ አድርገን ካቆየነው በቀላሉ ልብሳችንን የሚያጸዳልን ሳሙና ነው። ትንሽዬ ትንሽዬ ምን እጨምርበታለሁ መሰለህ ትንሽ ፈሳሽ ሳሙና እና እሱን አንድ ላይ አደርግና እንደዛ ነው የማጥበው። የማጥበው ደግሞ በማሽን ነው ስለዚህ ለማሽን የሚሆነው ሳሙና ደግሞ ያው እንደምታውቀው የዱቄስ ሳሙና ነው። ስለዚህ የዱቄት ሳሙናውን ከመጨመሬ በፊት ውሃ ከጨመርኩ በኋላ የዱቄት ሳሙናውን ጨምሬ ልብሱን ለአንድ ለአስር ደቂቃ ያህል ከዘፈዘፍኩት በኋላ በቀላሉ እንዲለቅኝን እንዲለቅልኝ ይሆናል ማለት ነው። ስለዚህ ሁለተኛው የምጠቀምበት ሳሙና የ ዱቄት ሳሙና ነው። ሶስተኛው ደግሞ ለፊቴ የምጠቀመው ሳሙና ነው። ብዙ ጊዜ ለፊቴ የምጠቀመው ሳሙና የ እንትን ነው። የ ማለት ናቹራል የሆነ ወይም ደግሞ የተፈጥሮ በተፈጥሮ የተዘጋጁ ሳሙናዎች ነው የምጠቀመው። ስለዚህ የምጠቀመው ሳሙና የተፈጥሮ ወይም ደግሞ እነዚህ ንጹህ ኬሚካል የሌለባቸው ሳሙና የሚባሉትን ነው የምጠቀመው። ስለዚህ እነሱን እጠቀማለሁ እነዛ ደግሞ ፊቴን እንዳይጎዱት ይረዳኛል። ወይም ደግሞ ፊቴ እንዳይጎዳ በቀላሉ በቀላሉ ፊቴ እንዳይጎዳ ይረዳኛል። ስለዚህ እሱን ነው የምጠቀመው። የ ማለት በተፈጥሮ የተሰራ ሳሙና መጠቀሜ ለፊቴ እንዳይጎዳ ቆዳዬ ደግሞ በጣም እንዳይሸበሸብ ቶሎ እንዳያረጅ ያደርገኛል። ከዚህ ስለዚህ እሱን እጠቀማለሁ። እሺ ሌላኛው ደግሞ የምጠቀመው የ ለገላዬ የምጠቀመው ያው ደረቅ ሳሙና ነው። ለገላም የሆኑ ሳሙናዎች አሉ እነሱን ደረቅ ሳሙናዎች ለምሳሌ እንደ ላክስ እንደገና ደግሞ ዱሩ ያው እንደዚህ እንደዚህ አይነት ሳሙናዎች እጠቀማለሁ። እነዚህ በጣም ለገላ ሳሙና የሚመረቱ ናቸው። እኔም ደግሞ የምመርጠው እነዚህን ቀለል ያለ ፒኤች ያላቸውን ወደ ቤዝ የሚያደላ ፒኤች ያላቸውን ሳሙናዎች እጠቀማለሁ። ጠንከር ያላሉ ሳሙናዎች ናቸው ስለዚህ እነሱን እጠቀማለሁ ማለት ነው። ስለዚህ የምጠቀማቸው ሳሙናዎች እንደየአይነታቸው የተለያየ ነው የተለያየ አይነት ሳሙና ለተለያየ አገልግሎት ማለት ነው የምጠቀመው። ሳሙና መምረጣችን ወይም ደግሞ ሳሙና የተለያየ ሳሙና መጠቀማችን ጥሩ የሚሆነው ለምንድነው? አንደኛ ለሰውነታችን ለልብሳችን የሚስማማው የቱ ነው የሚለውን ማወቃችን ነው። ያንን ካወቅን በቀላሉ መጠቀም እንችላለን ማለት ነው። ስለዚህ ለይተን የሚስማማንን ሳሙና መጠቀም አለብን። ስለዚህ በዚህ መንገድ እኔም የሚመቸኝን ሳሙና ለልብሴም ለገላዬም ለቤቴም

ቤትህን እንዴት ታስወቢያለሽ ወይም ታስወባለህ በሚለው ጥያቄዋን ማስተካከል አለብህ። ምክንያቱም ቤትህን እንዴት ታስዋለህ አይባልም ታስዋለህ አይባልም ታስዋለህ ታስውባለህ ነው። ስለዚህ ቤትህን እንዴት ታስውባለህ ብለህ ለጠየከኝ ጥያቄ የምመልሰው መልስ ምን መሰለህ? ቤቴን የማስውበው ያው በተለያየ መንገድ ነው። ቤቴን የማስውበው የመጀመሪያው ነገር ቤትህን ጽዳት መጠበቅ ነው የቤትህን ጽዳት ከጠበቅክ አንደኛ የመጀመሪያውን ነገር ቀረፍክ ማለት ነው። የቤት ጽዳት መጀመሪያ ከጠበቅክ በኋላ ነው ስለ ቤት ማስዋብ ማሰብ ያለብህ ምክንያቱም የቤት ጽዳት ከሁሉ ነገር በላይ ነው ማለት ነው። ከዛ በኋላ የቤትን ጽዳት ከጠበቅክ በኋላ ቀለሙ ጥሩ ካልሆነ ወይም ደግሞ ቀለሙ ከደበረክ ምን ካለክ። የቤቴን ቀለም ስቅ መቀየር እኔ የቤቴን ቀለም በመቀየር ብዙ ጊዜ የምወደው የቤት ቀለም ምን አይነት መሰለህ ነጭ ነው። ነጣ ያለ ብሮክን ዋይት ነገር ይመቸኛል። ስለዚህ አንደኛ እሱን በማድረግ ነው። የቤቴን ቀለም በመቀየር ምን አደርጋለሁ መሰለህ ቤቴን አሳምራለሁ። የቤቴን ቀለም በመቀየር ሁለተኛ ደግሞ ማረጋው። የቦታውን በመቀየር ዩ ኖው ቦታውን ስቀያይረው የአቀማመጡን በማሳመር የሁሉንም የሶፋውንም የጠረጴዛም ምናምን አቀማመጥ። ማስተካከል ይሄ ለየትኛው ቤት ነው ለ ለ ሳሎን ብለን ለምንጠራው እኛ እንግዲህ ሳሎን ብለን ነው የምንጠራው። ለሳሎን ቀለል ያለ እቃ በመምረጥ ነው። በጣም ከሳሎኑ ጋር የሚሄድ እቃ በመምረጥ ምናምን ነው ቤቴ ነው የማስውበው። ለምሳሌ ቀለል ያለ ነገር ይመቸኛል በጣም ያልበዛ ትልልቅ ያልሆነ ለምሳሌ ትልቅ ሶፋ ትልቅ ጠረጴዛ ምናምን ምናምን ብዙም አይመቸኝም። ግን ቀለል ያሉ ጠረጴዛና ወንበሮች በመምረጥ እና ደግሞ ነጣ ያለ ከለር በመምረጥ ለግድግዳው ምን አደርጋለሁ ቤቴን አስውባለሁ ማለት ነው። እንደገና ደግሞ የቤት የእቃዎቹን ከለር ነው የእቃዎቹ ቀለም ከቤቱ ከለር ጋር አንድ ላይ እንዲሄድ ብዙ ጊዜ ነጣ ያለ ከለር ስለሚያረጋጋኝ ነጣ ያለ ቀለም ያላቸው የቤት እቃዎች ነው የምመርጠው። ስለዚህ በዚህ መሰረት ነጣ ያሉ የቤት እቃዎችን እጠቀማለሁ ማለት ነው። በዚህ መሰረት ነው ሳሎኔን የማስጌይጠው። ሌላኛው መኝታ ቤቴንም እንደዛው ለምሳሌ መኝታ ቤት ስትመጣ ብዙ እቃ ባለማብዛት ለምሳሌ ትርክምክም ያለ እቃ ባለማብዛት አንድ አልጋ ካለ ቀለል ያሉ ሁለት ወንበሮች ምናምን አድርገህ ቤትም ማስዋብ ትችላለህ ማለት ነው። በጣም ትልልቅ አልጋ ምናምን እንደገና ደግሞ እነዚህ የፊት ማያ መስታወት በጣም እቃ ካበዛህባቸው እንትኖች ብዙም አያምሩም ባይ ዘ ዌይ በመሰረቱም አያምሩም ስለዚህ እቃ ማብዛት ምን ያደርገዋል መሰለህ? ጥብቅ ብቅ እፍን ያደርገዋል ስለዚህ እቃ ማብዛት አልወድም። እቃም ሲበዛ አይመቸኝም ይጨንቀኛል። ስፔሻሊ ትርክምክም ያለ ነገር ምናምን ያልተስተካከለ ልብስ ምናምን ሳይ በጣም ነው የሚያመኝ እና በቃ ድክም ይለኛል እንጂ ምንም ነገሮችን አላስተካክላቸውም ማለት ነው። ስለዚህ እንደዚህ እንደዚህ አይነት ነገሮች ሲኖሩ በዚህ መልኩ አስተካክላቸዋለሁ። እችላለሁ ሌላኛው የ የሻወር ቤት ሻወር ቤት ብቻ ነጣ ያለ ነገር ይመቸኛል ብያለሁ። ሻወር ቤቱንም ደግሞ ነጭ ነጭ ነጭ ነገር በማድረግ ነጭ ሴራሚክ ነው ይሄ ያለው ሻወር ቤቴንም በዛው መልኩ እና በየቀኑ ማጽዳት ነው። እያንዳንዱ ላይ ያለውን አባራ በየቀኑ ማንሳት ጽድት ማድረግ ምናምን እንደዚህ በጣም ጥሩ ነው እላለሁ። ለማንኛውም መጥፎ ነገሩ ምንድነው መሰለህ? እንትን ነው ቆሻሻ ቆሻሻ ካለ በቃ ምንም አይነት ቤትህ አንተንም ይረብሽሃል። ምንም ደግሞ አያስተካክልልህም ስለዚህ ቆሻሻ የሚባል ነገር ከቤትህ ላይ ማስወገድ አለብህ አለበለዚያ አንተንም ረብሾ ሌሎችንም ይረብሻል። ስለዚህ አንደኛ ቤቱን በማ

መዋኘት ትችላለህ ወይ ብለህ ለጠየከኝ ጥያቄ መዋኘት እንኳን አልችልም። ያው ግን ስለመዋኘት አንዳንድ ነገር ልነግርህ ግን እችላለሁ። ለምሳሌ። መዋኘት አንደኛ በውሃ ውስጥ የሚደረግ የስፖርት አይነት ስለሆነ በጣም አስደሳች ነገር ነው በጣም ህይወትን በጣም የሚያድስ ነገር ነው። እና መዋኘት ደስ የሚለው ነገር የውሃው ሰዎችን በመሰረቱ የማረጋጋት ባህሪ አለው አይደለ ሰዎችን ያረጋጋል። ጥሩ ስሜት የሆነ የድካም ስሜትን ይቀንሳል በጣም ይቀንሳል ደስታን የሚጭር ነገር ነው። እና ደስታ በውስጥ እንዲፈጠር ያደርጋል። መዋኘት በመሰረቱ ስለዚህ በምትዋኝበት ጊዜ አንደኛ የ የውሃ ህክምና ነው ልክ እንደ ህክምና ነው የተጨነቀ መንፈስን ያረጋጋል። ህይወትህን ሰከን እንድትል ሰከን ብለህ ደግሞ እንድታስብ እንድትረጋጋ ህይወትን በተቻለ መጠን በተረጋጋ መንፈስ እንድትመራና እንድታይ ያደርግሃል። ይሄ የውሃ ባህሪ ነው። ባይ ዘ ዌይ በመሰረቱ የውሃ ባህሪ ራሱ ሰዎችን የማረጋጋት የማስከን ነገር አለው። ስለዚህ አንደኛው ጥቅሙ ይሄ ነው። ስለዚህ ውሃን በመጠቀም የውሃ ህክምና መውሰድ ትችላለህ ውሃው ስትገባ ስትዋኝ መንፈስ እየተረጋጋ ሀሳብህን እየተውክ ዩ ኖው የእንትን ያለህን ጭንቀትህን እየረሳክ ነው የምትሄደው ምክንያቱም ውሃ በጣም ሰዎችን የማረጋጋት ብቃት አለው ማለት ነው። ይሄ ሆኖ ሳለ ግን ሌላኛው ደግሞ ቆንጆ በጣም የሚመከር ሁለቱንም ህክምናውንም እንደገና ደግሞ ስፖርቱንም በተመሳሳይ መንገድ የምታገኝበት ሌላኛው የህክምና አይነት ነው። ስትዋኝ አንደኛ በጣም የሚገርም ሙሉ ሰውነትህን የሚያንቀሳቅስ ስፖርት ትሰራለህ። ስፖርት በምሰራበት ጊዜ ፋትን ታቃጥላለህ ያ ፋትም ራሱ በራሱ ጭንቀት ይጨምር የለም። ስለዚህ ያንን ፋትህን በመዋኘት ታቃጥለዋለህ። ለረጅም ጊዜ በመዋኘት ፋትን ታቃጥላለህ ይሄ ሆድህ አካባቢ ያለውን ፋት በደንብ አድርገህ ታቃጥላለህ። በጣም ብዙ ጥቅም ነው ያለው። ስለዚህ እሱ እሱን ነገር ከሰውነትህ ላይ ታስወግዳለህ። ካሉ ጥሩ የሆነ የመተንፈሻ የመተንፈሻ አካል እንትን ነው የመተንፈሻ አካል ስፖርቶችን ስለምትሰራ ጥሩ የሆነ አተነፋፈስ ይኖራል ጥሩ ትንፋሽ ይኖርሃል። በቀላሉ ስለዚህ ውሃን በመጠቀም የውሃ ህክምና መውሰድ ትችላለህ ውሃው ስትገባ ስትዋኝ መንፈስ እየተረጋጋ ሀሳብህን እየተውክ ዩ ኖው ስለዚህ እሱን መስራት በጣም ጥሩ ነገር ነው። በየጊዜው እሱን በመስራት ያለህን የትንፈሳ ወይም ደግሞ ይሄ የትንፈሳ ስርዓትን ታዳብራለህ። ትንፋሽ እንዴት አድርገህ መያዝ ብዙ ስፖርት እንድትሰራ ቶሎ ትንፋሽን እንዳጨርስ ስፖርተኛም ከሆንክ ሩዋጭ ለምሳሌ ብትሆን በጣም በደንብ ዋና የምትዋኘው ከሆነ በቀላሉ ትንፋሽ አያልቅም። ዩ ኖው ትንፋሽክ አያልቅም። ስለዚህ ዋና በጣም በጣም በጣም በጣም ጥሩ ነገር የሚባል የስፖርት አይነት ነው። ስለዚህ እኔ ዋና ብዙም ባልወድም ወይም ደግሞ ብዙም ባልዋኝም አልወድም ሳይሆን ባልዋኝም ግን ያው ዋና በጣም ሰዎች እንዲዋኙ አበረታታለሁ እና በጣም ጥሩ ስፖርት ነው። ከሁለቱም የህክምናውም አለ እንደገና ደግሞ የስፖርቱም አለ። እና ሁለቱንም አጣምሮ የያዘ የስፖርት አይነት ስለሆነ እኔ ለሰዎች በጣም የምመክረው ሰዎች እንዲያደርጉት የምመክረው ስፖርት ቢኖር ይሄ የውሃ ዋና ብዬ የምለው የውሃ የስፖርት አይነት ነው። ስለዚህ ሰዎች በሱ እንቅስቃሴ በማድረግ ማለት ይችላሉ የስፖርታቸውን ማድረግ ይችላሉ። ስለዚህ ይህንን ከግንዛቤ ውስጥ በማስገባት እኔም ወደፊት ባለኝ ጊዜና ሰዓት የውሃ ዋና ለመዋኘት ጥረት አደርጋለሁ። ግን ሰዎች የጀመሩን በዛ ውስጥ ያሉም ሰዎች ይሄንን ነገር ቢቀጥሉ በጣም ጥሩ ነው እላለሁ። አመሰግናለሁ። ቴንኪው ምክንያቱም በጣም ጥሩ የሆነ

ሳንቲም ትቆጥባለህ ወይ ብለህ ነው ጥያቄዬን መጠየቅ የለብህም? በመሰረቱ አዎ ሳንቲም እቆጥባለሁ። ያው ሳንቲሙን ጠብቀው ብሩማ የራሱን ይጠብቃል እንደተባለ ታውቅየለ። ሳንቲም ካልቆጠብክ ምን ትቆጥባለህ ታዲያ ስለዚህ ሳንቲምን ስትቆጥብ ነው ብሩ ራሱ የሚቆጠበው። ስለዚህ ሳንቲም ትቆጥባለህ ወይ ብለህ መጀመሪያ ጥያቄን ስታስተካክለው ከዛ በኋላ ደግሞ ምን ይሆናል መሰለህ? ሳንቲም ትቆጥባለህ ወይ ነው አዎ እቆጥባለሁ። ምክንያቱም ያው ሳንቲም ከቆጠብኩኝ ነው ብሩን መቆጠብ የምችለው አይደል። ስለዚህ ለሳንቲም ዋጋ ስትሰጥ ብርህንም ትቆጥባለህ። ስለዚህ ያው ብዙ ጊዜ ሳንቲሞችን ዋጋ ሰጥቼ እቆጥባለሁ። ቦታ አስይዛቸዋለሁ ትንሽ ናት ብዬም ደግሞ አልንቅም። ብዙ ጊዜ እንደዛ ነው ማረገው። ሳንቲም በደንብ አድርጌ ነው የምቆጥበው። ምክንያቱም ያው ካልቆጠብከው ሳንቲሙ ካልተቆጠበ ያው ብሩ ስለማይቆጠብ ነው። በእኛ ሀገር እንትን ስለዚህ ያው ሳንቲሞችን እቆጥባለሁ ሳገኝም። ከሳንቲም ጀምሬ ነው የምቆጥበው አስቀምጣቸዋለሁ። ስለዚህ ያው ሳንቲም እቆጥባለሁ። ሳንቲሙን ስቆጥበው ነው ብሩ መቆጠብ የምችለው ማለት ነው። ለዚህ ሳንቲምን እቆጥባለሁ። በዚሁ አጋጣሚ ምን መሰለህ? ሳንቲሞችን ስትቆጥብ ሳንቲሞችን ስትቆጥብ ነው። ያው ብርህን መቆጠብ የምትችለው እንዳልኩህ ስለዚህ በዚሁ አጋጣሚ ስለ ቁጠባ አንዳንድ ነገሮች ልበልህ። ቁጠባ ያው አንድ አገርም ሆነ ግለሰብም ሆነ ለማደግ ከፈለገ ያለምንም ቅድመ ሁኔታ ቁጠባ መቆጠብ አለበት። ቁጠባ ካልቆጠበ ምንም አይነት እድገት ሊኖረው አይችልም። ስለዚህ ማንኛውም ሰው ወይም ማንኛውም ግለሰብ ማደግ የሚፈልግ ከሆነ መጀመሪያ ምን ማድረግ አለበት ቁጠባ በአግባቡ መቆጠብ አለበት። ከሳንቲም ጀምሮ ቁጠባውን መቆጠብ አለበት። አለበለዚያ ምንም አይነት ለውጥ ወይም እድገት ማምጣት አይችልም። እኔ የምለው ይሄንን ነው። ስለዚህ እንደምንም ብሎ ማንም ሜይቢ ቁጠባ ምናልባት ቁጠባ ላይለመድ ይችላል ከባድ ሊሆን ይችላል። ሰዎችን ሊያስቸግር ይችላል እኮ ቁጠባ ግን በተቻለ መጠን በተቻለ መጠን ትንሽም ብትሆን መቆጠብ አስፈላጊ ነው። ስለዚህ ከሳንቲም ጀምሮ መቆጠብ በጣም አስፈላጊ ነገር ነው እላለሁ። እኔም ከሳንቲም ጀምሮ እቆጥባለሁ። ህይወትህንም ደግሞ የሚቀይረው እንደዛ ሲሆን ነው። አለበለዚያ ሳንቲሞቹን እያጠፋ ብሩን እቆጥባለሁ ማለት አትችልም። ምክንያቱም ሳንቲሙ ሲያልቅ ወደ ብሩ መሻገር ስለማይቀር ነው የምልህ። ስለዚህ ብር ከሳንቲም ጀምረህ ብር መቆጠብ በጣም ጥሩ ነው። እላለሁ ሌላኛው ደግሞ እኛ ሀገር ያለው የቁጠባ ባህል ያው ከአሁን ጊዜ ጀምሮ በጣም ጥሩ እየሆነ ነው ባህላችን እየተቀየረ ነው። ድሮ ድሮ እንኳን ብዙም ወደ ባንክ ቤት የሚሄድ ሰው እንኳን ብዙም አልነበረም። ግን አሁን አሁን ያው ቁጠባ በደንብ አድርጎ ተሻሽሎ አድጎ ሁሉም ሰው ከትንሽ ብር ጀምሮ መቆጠብ ጀምሯል። ሌላኛው ቁጠባም በጣም የሚያበረታታው ደግሞ ይሄ በሞባይል ወይም በስልክ ገንዘብ መላላክ ስለተጀመረ በአሁን ሰዓት ስልክ ላይ ብር ከሌለ በቀላሉ ከሰዎች ወደ ሰዎች መላክ ስለማትችል። ገንዘብን አነሰም በዛ ምን ላይ ታስቀምጠዋለህ? ባንክ ላይ ታስቀምጣለህ። ባንክ ላይ ያለ ብር ነው ደግሞ ወደ ለሞባይል ባንኪንግ ምናምን የሚረዳክ ባንክ ላይ ብር ካለክ ነው። አለበለዚያ አንተም ማለት አትችልም። ስለዚህ ሞባይልን በመጠቀም ምን ማድረግ ትችላለህ? ብር ከአንድ ቦታ ወደ ሌላ ቦታ መላክ ትችላለህ። አይደል ስለዚህ የግድ ቁጠባን ከማታበረታታ ቁጠባ የማትቆጥብ ከሆነ በቃ በቀላሉ ከስራው ትወጣለህ ማለት ነው። ቁጠባ የምትቆጥብ ከሆነ ግን በቀላሉ መላክ ትችላለህ። ስለዚህ የቆጠብከውን ብር ነው እኮ የምትልከው። ካልቆጠብክ እንዴት ብለህ ትልካለህ? ስለዚህ ቁጠባ ማበረታታት አለብን። እኔን ቁጠባ እቆጥባለሁ ከሳንቲም ጀምሬ ነው የምቆጥበው ቁጠባ ቁጠባ ደግሞ ለህይወት መሰረት ነው። ለአንድ ሀገር

ኮፍያ ማድረግ ትወዳለህ ብለህ ለጠየከኝ ጥያቄ? አዎ ኮፍያ ማድረግ እወዳለሁ በጣም ለብዙ ነገር ነው ኮፍያ ማድረግ የምወደው። ምክንያቱም አካባቢያችን አንደኛ በጣም ፀሀያማ ስለሆነ እሱን ለመከላከል ስል ኮፍያ አደርጋለሁ። ሌላ ደግሞ በጣም ስለሚያምርብኝ ነው ኮፍያ የማደርገው ኮፍያ። ፋሽን ከሆኑ የአንደኛ ከልብስ ጋር ከሚሄዱና ራስን ማሳመሪያ መንገዶች መካከል አንዱ ኮፍያ ማድረግ ነው። አንድ የአንድ ጊዜ ሰው ዝንጥ አለ ምናምን ስንል ኮፍያ ስታደርግ ካመረብህ በጣም አሪፍ ነው። ስለዚህ አንዳንዴ ለመዘነጥ ማድረግ አለው። አንዳንድ ጊዜ ደግሞ ፀሀይ ለመከላከል አደርጋለሁ። ስለዚህ ኮፍያ ማድረግ በጣም እወዳለሁ አንደኛ ምክንያት ስለሚያምርብኝ ነው ሁለተኛ ደግሞ ፊቴን ከፀሀይ ለመከላከል ነው። ፊቴን ከፀሀይ ለመከላከል ስልክ ኮፍያ ሳደርግ እና መነፀር ሳደርግ ፊቴን ከፀሀይ ብርሃን ቀጥተኛ የፀሀይ ብርሃን ፊቴ ላይ እንዳያርፍ እከላከላለሁ ማለት ነው። ስለዚህ ተፈጥሮአዊ ያልሆኑ የፀሀይ መከላከያ ሎሽኖች ወይም ደግሞ ቅባቶች ከመቀባት ይልቅ እንደዚህ አይነት በእንደዚህ አይነት መንገድ ፊትን ከፀሀይ መከላከል አንዱ አማራጭ ነው። የፀሀይ መከላከያ ከመቀባት ኬሚካል ያለው ነገር ፊት ላይ ከማድረግ። በቀላሉ ኮፍያ በማድረግ ቀጥተኛ የሆነ የፀሀይ ብርሃን ፊተን እንዳያገኝ ማድረግ ትችላለህ ስለዚህ የመጀመሪያው ጥቅሙ ይሄ ነው ማለት ነው። ሁለተኛው ደግሞ ፊትህን ራስህን መደበቅ ስትፈልግም ኮፍያ ታደርጋለህ ለምሳሌ ዛሬ ፀጉርክ በጣም ከደበረክ ጭብርር ካለብክ ምናምን እንደዚህ በጣም ፀጉር ብስቁልቁል የሚል ከሆነ ደግሞ እሱንም ለመሸፈን ኮፍያ ታደርጋለህ። ስለዚህ ኮፍያ ካረክበት ያንተ የፀጉሩ ሁኔታ ምንም የሚያስታውቅ ነገር አይደለም። ስለዚህ ኮፍያ ማድረግ ሁለተኛው ጥቅሙ ይሄ ነው። ሶስተኛው ጥቅሙ ደግሞ ያው ለመዘነጥ ነው ኮፍያ የሚደረገው ኮፍያ አድርገህ መዘነጥ ስትፈልግ መነፅር ታደርጋለህ ከዛ መነፅር አድርገህ ኮፍያ ስታደርግ ያው ሰልጠን ያለ ዘናጭ ትሆናለህ ማለት ነው። ስለዚህ ኮፍያ እንደዚህ እንደዚህ አይነት ጥቅሞች አሉት። ነገር ግን ያው አንዳንድ ጊዜ ለመዘነጥ ለምናምን ትላለህ እንጂ የኮፍያ ባህላዊ የሆነ ደግሞ አለ። እኛ ሀገር ደግሞ ባህላዊ ኮፍያዎች አሉ በወላዊ ኮፍያዎች ከሰሌን ከቀርከሃ እንጨት። እንደገና ደግሞ ከዘንባባ ከዘንባባ የሚሰሩ ባህላዊ የሆኑ ኮፍያዎች አሉ። በየሀገሩ እኛ ሀገር የተለያየ አይነት የኮፍያ አሰራር አለ ሙቀት ሀገር ሲሆን ለሙቀት የሚስማማ የኮፍያ አይነት አለ። ሞቃት ሀገር ለቀዝቃዛ ሀገር ሲሆን ደግሞ ነቅዝቃዜ የሚመች ኮፍያ የሚሰሩበትን ልክልክ እንደ ባህላዊ አይነት ነገር አዎ ባህላዊ ኮፍያዎች በሀገራችን በብዛት አሉ። ስለዚህ እንደየባህሉ እንደየብሄረሰቡ ኮፍያ የተለያየ አይነት አለ በሀገራችን። ስለዚህ ሁሉንም ኮፍያዎች ያው በየሀገሩ ስትሄድ ማድረግ ትችላለህ። ሌላኛው ባርኔጣ የሚባል ባርኔጣ የኮፍያ ሌላኛው ስሙ ባርኔጣ ይባላል። በሀገራችን ስለዚህ ባርኔጣ ለክብር የሚደረግ ነው። ሌላኛው ሁል ጊዜ እኛ ሀገር ኮፍያ ስታደርግ ሰው ፊት ወይም ሰው ሰላም ስትል በፍጹም ኮፍያ አድርገህ ሰው ሰላም አትልም። ስለዚህ ኮፍያህን ከብድግ አድርገህ ከጭንቅላትህ በእጅህ ብድግ አድርገህ ነው ሰዎችን ክፍያ ሰላምታ የምታደርገው። ሌላኛው የሌላኛው ስነ ስርዓት በፍጹም ኮፍ እያደረገ ክላስ ውስጥ ወይም ክፍል ውስጥ አታስተምርም አስተማሪ ሆነክ ኮፍዬ አድርገህ ማስተማር አትችልም። ሌላኛው የብሄራዊ መዝሙር ሲዘመር እንደገና ደግሞ ሰንደቅ አላማ ሲወጣና ሲወርድ ኮፍያ በፍጹም ተደርጎ ማውጣትና ማውረድ አይቻልም ይሄ የሀገራችን የኮፍያ ባህል ነው። ባህላችን ይሄንን ይመስላል ኮፍያ ተደርጎ ሰንደቅ አላማም አይወጣምም አይወርድምም። ሌላኛው የወታደራዊ ስነ ስርዓት መዝሙር ብሄራዊ መዝሙር ሲዘመር ኮፍያ ከጭንቅላት ተወልቆ ነው የሚዘመረው። ስለዚህ ኮፍያ እንደዚህ እንደዚህ አይነት ስነ ስርዓቶች አሉት። የኮፍያ ስነ ስርዓት እኔ የምጠቀመው ለእነዚህ ለእነዚህ ነው። ግን በተጨማሪም የኮፍያ አይነቶች እና የኮፍያ

አዎ የስራ ልብስ ትለብሳለህ ብለህ ጠየከኝ? ጥያቄ አዎ የስራ ልብስ እለብሳለሁ ያው በስራ ሰዓት የምለብሰው ልብስ ለምሳሌ የሆነ ስለማስተምር ጋውን እለብሳለሁ ወይም ደግሞ የ የአስተማሪ የሚለብሰውን ልብስ እለብሳለሁ ማለት ነው። ስለዚህ አዎ የስራ ልብስ እለብሳለሁ። እንደገና ደግሞ እቤት ስሆን ደግሞ ያው ለ የስራ ልብስ እለብሳለሁ ምግብ ምናምን ሳበስል የምለብሰው የስራ ልብስ አለ። እንደገና ደግሞ ቤት ውስጥ ስሆን ደግሞ የምለብሰው የስራ ልብስ አለ። ያው ቤት ሳጸዳም ብል የስራ ልብስ እለብሳለሁ እንደገና ደግሞ የውጭ ስራ አሰራ የምለብሰው የስራ ልብስ አለ። ስለዚህ ያው የስራ ልብስ እለብሳለሁ። ያው ግን በየቦታው የተለያየ ነው ቤት ስሆን እና ስራ ቦታ ስሆን የተለያየ የ የስራ ልብስ ነው የምለብሰው። ግን ያው እንደው በዛው አድርጌ አያይዤ የስራ ልብስ ጠቀሜታዎቹን ልነግርህ እወዳለሁ። ለምሳሌ ከቤት ስነሳ ምክንያቱም ሁል ጊዜ ያው ከቤት ነው ሁሉ ነገር የሚነሳው እና ከቤት ስነሳ ጠዋት። ያው ምግብ ለማብሰል እና አንዳንድ ስራዎች ለመስራት የቤት ውስጥ የስራ ልብስ እለብሳለሁ። ይህ የስራ ልብስ ማንኛውንም ልብስ ለብሰህ ስራውን ከምትሰራው ይልቅ የምትጠቀምበትን የስራ ልብስ ለብሰህ ብትሰራ አንተ ተጠቃሚ ነህ። ለምሳሌ ምግብ ስትሰራ የምትለብሰውን የስራ ልብስ ለብሰህ ብትሰራ የሚሆነው ጥቅም እንደሆነ ታውቃለህ ምግብ ስታበስል ልብስ ላይ የምግቡ ጠረን እንዳ ስለሚላከክ የሚላከከው ደግሞ የላይኛው ወይም ደግሞ የስራ ልብስ ላይ ይሆናል ማለት ነው። ስለዚህ ልብስህን ወይም ደግሞ የምትጠቀምበትን ወደ ውጭ ልትወጣበት ያልከውን ልብስህ እንዳይቆሽሽ ይረዳሃል። እና በቀላሉ ሌላኛው ደግሞ የ ይሄ ወደ ውጪ ለብሰኸው የምትወጣው ልብስ ብዙ ጊዜ ኮንታሚኔትድ ነው። ምክንያቱም ውጪ ላይ ብዙ ሰው ታገኛለህ ብዙ ነገር ታያለህ ምናምን እና ያ ሁሉ ቁሻሻ አቧራው ምናምን። ያ እቤት ይዘኸው ትመጣለህ እሱኑ ልብስ ደግሞ መልሰህ ምግብ የምትሰራበት ከሆነ ወይም ደግሞ ለቤት ውስጥ የስራ ልብስ የምታውለው ከሆነ ያ በጣም በጣም የተነካካ በጣም ብዙ ንክኪ ያለው በቫይረስ በባክቴሪያ እየተበከለ ልብስ ነው። የምትመጣው እና ልክ ቤት ስትደርስ ደግሞ የቤት ውስጥ የስራ ልብስህን ለብሰህ የምግብ ማብሰያ ልብስህን ለብሰህ ምግብህን ታበስላለህ። እና ምግብን ታበስላለህ ቤትህን ታጸዳለህ ምን ትላለህ ይሄ ከሁለት አንግል ነው። አንደኛ የስራ ልብስህ እንዳይቆሽሽ ይረዳል። ሁለተኛ ደግሞ ራሱ የስራ የውጪ የስራ ልብስህ ወይም ደግሞ ኖርማል እንደማንኛውም የምትለብሰው ልብስ። እንዳይቆሽሽብህ ይረዳሃል ሌላ ደግሞ የምግብ ሽታ ላቦቱ ምኑ እንትን ላዩ ላይ እንዳይሆንበት ይረዳሀል። ስለዚህ ልክ ስራህን ስትጨርስ የመስሪያው ልብስህን አውልቀህ ልክ ዋና ልብስህን ወይም ደግሞ ወደ ውጭ ስትወጣ የምትለብሰውን ልብስ ለብሰህ መሄድ ትችላለህ ማለት ነው። እና የስራ ልብስ እውነት ለመናገር በጣም በጣም አስፈላጊ ወሳኝ የሆነ ነገር ነው። ሁል ጊዜ የስራ ልብስህን ለብሰህ ነው መስራት ያለብህ በማንኛውም ቦታ ላይ ቢሆን የስራ ልብስ መለበስ ግዴታ ነው። ስለዚህ እቤት ስትሆን የቤት ውስጥ የስራ ልብስ መልበስ አለብህ። ውጪ ስትወጣ ደግሞ የውጪ የስራ ልብስ መልበስ አለብህ ዋና ልብስህ እንደተጠበቀው ነው ማለት ነው። ስለዚህ የስራ ልብስ እለብሳለሁ ሌላኛው ወደ መስሪያ ቤቴ ደግሞ ስሄድ። መምህርት ነኝ የሆነ ሰዓት አስተምራለሁ እና እዛ ደግሞ ስሄድ ልክ እንደ እንደ ጃኬት ወይም ደግሞ እንደ ጋውን ወይም ደግሞ የነዚህ የዶክተሮች አይነት ጋውን እለብሳለሁ እዛ አስተማሪ ስለሆንኩኝ ማለት ነው። ስለዚህ እሱን ጋውን ደግሞ የምለብሰው ያው ተማሪዎች ሳስተምር ነው። ተማሪዎች ደግሞ ያው ከውስጥ የምትለብሰው ልብስ ምናልባት አጭር ሊሆን ይችላል። ወይም ተማሪዎችን ስሜት ሊይዝ የሚችል ልብስ ሊሆን ይችላል። ለማንኛውም ግን ይህ ጋውን ረዘም ያለ ጋውን ስለሆነ ከፊቱ ደግሞ የግድ መቆለፍ አለበት እና ከፊቱ ቆልፌ ከፊት ለፊት በኩል እቆልፈዋለሁ። ከፊት ቆልፌ በቃ ትክክለኛ የሰውነቴን በማያጋልጥ መልኩ ከእጄ እስከ ከጉልበቴ በታች ድረስ ያለውን የሰውነቴን ክፍል ሸፍኖ የሚይዝልኝ ልብስ ስለሆነ። ተማሪዎችም ደግሞ በቀላሉ ለ ምንም አይነት ሀሳባቸውን የሚሰርቅ ነገር ሳይኖር ተማሪዎቼን አስተምሬ እወጣለሁ። ሌላኛው የራሴ ልብስ ደግሞ እንዳይቆሽሽ ይረዳኛል። ለምሳሌ በቾክ ስለማስተምር ቾኩ እንዳይቦንብኝ ልብሴ ላይ ይረዳኛል። እና ይከላከልልኛል ማለት ነው። በሁለት መንገድ ነው የማየው። ስለዚህ

ብእር ወይስ በእርሳስ በብእር ወይስ በእርሳስ ትጽፋለህ በብእር ወይስ በእርሳስ ትጽፋለህ ብለህ ለጠየከኝ ጥያቄ? እኔ በሁለቱም ነው የምጽፈው በሁለቱም ነው የምጽፈው በሁለቱም ነው የምጠቀመው። እና መቼ መቼም በ እጠቀማለሁ የሚለውን ነገር ያውም ሁለቱንም ለይቼ እነግርሃለሁ። ያው መጀመሪያ በብእር ስ ምጠቀመው ያው ኖት ለማውጣት አስተማሪ ስለሆንኩኝ ያው ኖት ወይም ደግሞ ለተማሪዎቼ የሚሆን ጽሁፍ አጭር ጽሁፍ ለማውጣት ስፈልግ ምጠቀመው ያው ብእር ነው ብእርን እጠቀማለሁ። ያው ብእር የምጠቀመው አንድ እርግጠኛ ለሆንኩበት ነገር ነው ብእር የምጠቀመው የማላጠፋው የማርሰል ልዘው ማልደልዘው ነገር ምናምን ሲሆን ምን እጠቀማለሁ? ብእር እጠቀማለሁ ነገር ግን ያው ለምሳሌ የሆነ ነገር ለማጥናት ምሰርዘው ነገር ወይም ደግሞ ለጊዜያዊ ነገር የምጽፈው ነገር ከሆነ ደግሞ ብእር እርሳስ እጠቀማለሁ። ሌላኛው ነገር እርሳስ የምጠቀመው ያው ልጆቼን ሳስረዳ እርሳስ አስጠቀማለሁ። እንደገና ደግሞ ስዕል ለል ከልጆቼ ጋስ ስል እኔ እውነት ለመናገር ሰአሊ አይደለሁም። ግን ለልጆቼ ሲል እሞነጫጭራለሁ እና እሱን አደርጋለሁ እንደገና ደግሞ ሂሳብ ስሰራ በእርሳስ ነው የምሰራው። ሂሳብ መምህርት ነኝ ስለዚህ በእርሳስ እያጠፋሁ ስህተትም ካለ እዛው ጋር እያረምኩኝ ምናምን ለመጠቀም ስለምፈልግ በእርሳስ እጠቀማለሁ እና ያው ሁለቱንም ለመጻፍ እጠቀማለሁ። ስለዚህ ያው በሁለቱም እጠቀማለሁ ያው አንድ በዚህ ተያይዞ አንዳንድ ነገሮች ስለ ሁለቱም ለምሳሌ ህፃናት ልጆች በእርሳስ ቢጠቀሙ ይመረጣል። ያው እንደምታውቀው ህፃናት ልጆች በእርሳስ እንደው አያይዤ ልንገርህ ብዬ ነው እና ህፃናት ልጆች በእርሳስ ቢጠቀሙ ይመረጣል። ምክንያቱም አንደኛ በእርሳስ የሚጠቀሙበት ምክንያት ምን መሰለህ ህፃናት ልጆች? በጣም ብዙ ጊዜ ገና በመማር ገና ሀ እያሉ ወይም ደግሞ ገና ጅማሬ ላይ ስላሉ ይሳሳታሉ ብዙ ስህተት ይኖራል እና እሷን ስህተት እያጠፉ እያጠፉ እንደገና መልሰው እያስተካከሉ እያጠፉ እያጠፉ እያስተካከሉ ለመማር እንዲመቻቸው በእርሳስ ቢጽፉ በጣም በጣም ይመከራል እና የተሻለም ነው። በእርሳስ የሚጽፉም ስለዚህ በእርሳስ ለህፃናት ልጆች በእርሳስ ማስተማር ምንም ሌላ ምርጫ የሌለው ነገር ነው። ምክንያቱም ያው ስህተታቸውን በቀላሉ ማረም ስለሚችሉ ያንን ማድረግ በጣም ጥሩ ነው። ነገር ግን ያው ልጆች እያደጉ ሲሄዱ ወይም ደግሞ ጽሁፍ እየተለማመዱ እያንዳንዱን ነገር በቃላቸው እየያዙና ነገሮችን በቀላሉ ማድረግ እስከሚችሉ ድረስ። በእርሳስ ከጻፉ በኋላ ግን ያው እያደጉ አንድያ ክፍል ሁለትያ ክፍል ሶስትያ ክፍል ድረስ በእርሳ እስከጻፉ። ከዛ ወይ አራት አምስት ከዛ በላይ ደግሞ ያለውን ደግሞ በእስኪብርቶ ወይም በሁለቱም መጻፍ ይችላሉ። ግን በርሳስ ወይም በእስኪፒቶ መጻፍ ይችላሉ ካደጉ በኋላ ማለት ነው። ያው ምርጫቸውንም ያውቃሉ እዛን ጊዜ በራሳቸው የመወሰን መብትም ስላላቸው እዛን ጊዜ ይወስናሉ። ነገር ግን ህፃናት ልጆች በእርሳስ ቢጽፉ በጣም በጣም የተሻለ ነው። አንደኛ ተሳሳትን ብለው አይደልዙም አንደኛ የሆነ ሲደላለዝ አይምሮ የመረበሽ ነገር አለው ለምሳሌ በእስኪውር በብእር ስትጽፍ ያው ቀለም ስለሆነ አንድ በቀላሉ በላጲስ በምናምን አታጠፋውም። ስለዚህ በማጥፊያ የማታጠፋው ከሆነ እዛው ላይ ስህተትን ታየዋለህ ማለት ነው። ግን ይሄንኛው ግን አጥፍተው ማረም ስለሚችሉ በቀላሉ። በእርሳስ ያው ብዙ ጊዜ ስለሚሳሳቱ ያው ብዙ ጊዜ በእስኪፕቶ ሲጽፉ ቢሳሳቱ እንደገና ሲደላለዝ ያው ያው ጭምልቅልቅ ያለማን ስለሚል ብዙም አይመከርም። ነገር ግን ያው እያደጉ ሲሄዱ ደግሞ በራሳቸው ብዙ ነገር ስለሚማሩ ስለሚያውቁ። ያው በእስኪርቢቶ ቢጽፉ ጥሩ ነው። ይሄንን ያው እንደው አያይዤ ልንገርህ ብዬ ነው። እንጂ ያው ጥያቄው ጋር የሚገናኝ ነገር የለውም። እኔ ደግሞ እንዳልኩህ ሂሳብ ስሰራ እንደገና ደግሞ ልጆች ሳስረዳ እንደገና ደግሞ ለጊዜያዊ ነገር የማጠፋው ነገር ስጽፍ ስዕል ስስል እነዚህ አይነት ነገሮች ሳረግ በእርሳስ እጠቀማለሁ። ነገር ግን ወጥ የሆነ ነገር የምሰራ ከሆነ ግን በእስኪ ርብቶ በመጠቀም ነው የምሰራው። ደብዳቤ የምጽፍ ከሆነ በቃ እንደዚህ እንደዚህ

ግጭቶችን ማስተካከል ትችላለህ ነው ያልከኝ አይደል? በጣም ይገርምሃል እኔ እንደውም ፈጣሪ ከሰጡኝ ስጦታዎች መካከል ግጭቶችን እንዴት ማስተካከል እንዳለብኝ ማወቄ ነው። በጣም ብዙ ጊዜ ከሰዎች ጋር አልጋጭም ነገር ግን ሰዎች ሲጋጩ አያለሁ በቤተሰብ በአካባቢ በሰፈር በሁሉም ቦታ ያው ሰዎች ይጋጫሉ። በእኛ በባህላችን እግርና እግር እንኳን ይጋጫል እንኳን የሰው ልጅ ይባላል። ስለዚህ ሰዎች ከአንድ እናትም ቢወለዱ የተለያየ ባህሪ ይዘው ስለሚወለዱ ሰዎች ይጋጫሉ። እኔ ከባለቤቴ ጋር እኔ ከእህቶቼ ጋር እኔ ከብዙ ሰው ጋር ልንጋጭ የሀሳብ ልዩነት ካለ ግጭት አለ ማለት ነው። ስለዚህ ግጭቶችን እንዴት ታስተካክላለህ እንዴት ትፈታለህ መፍትሄውን እንዴት ታመጣለህ ነው አይደል? ስለዚህ ግጭቶችን ማስተካከል በደንብ ነው የምችለው። ለምሳሌ እኔ ከማንኛውም ሰው ጋር ብትቀያየም ወይም ብጋጭ እንዴት መፍታት እንዳለብኝ አውቃለሁ። መጀመሪያ ወደ ግጭቱ ላለመግባት ወይም ደግሞ የተቃራኒው ወይም ካንተ በኩል ያልሆነው ሰውዬ ካንተ ጋር የሚጋጨው ሰውዬ ለማብረድ እሞክራለሁ። ግጭት በጣም የሚያስጠላና የማልወደው ነገር ነው። በመሰረቱ እና ከመጋጨቴ በፊት ያለውን ስሜታዊ ሆኜ እንኳን ከሰውየው ጋር ብጋጭ ነገሩ እንዳይቀጥል ወይም ደግሞ ተሟሙቆ ሌሎች ሰዎች እንዳይገቡበት በደንብ ጥረት አደርጋለሁ። ሰውየው ገና ግንፍል ብሎ መናገር ሲጀምር እኔ ኮምፕሊትሊ አቆመዋለሁ። በፍጹም አልናገርም ጭጭ ነው የምለው ዝምታ ነው የምመርጠው። ሰውየው እንደፈለገ ቢደነፋም እንደፈለገ ቢናገርም ቢሳደብም እኔ መልስ ባለመመለስ መጀመሪያ እተባበረዋለሁ እኔ በፍጹም ለሰውየው በዛ ሁኔታ ውስጥ ሆኖ መስ መመለስ አልፈልግም። አንደኛው ግጭትን የምከላከልበት መንገድ ነው። ከዛ በኋላ ደግሞ ሰውየው ማኩረፍ እንኳን ቢፈልግ በፍጹም አላኮርፈውም። ሰውየውን እንደነበረ እንደ ድሮ ግጭቱ እንዳልተፈጠረ እንዳልሰደበኝ እንዳልተናገረኝ ቆጥሬው ሰውየውን አሸማቅቀዋለሁ እኔ እንደዛ ነው የማደርገው። መልሼ ሰውየውን እንዴት አደርክ ደህና ነህ ሰላም ነው እለዋለሁ ሰላምታ አቀርብለታለሁ። ምንም እንዳልሰደበኝ ምንም እንዳልተናገረኝ አስብና እንደዛ አደርገዋለሁ ከዛን ጊዜ ያ ሰውዬ በጣም እጥፍ ድርብ የሆነ ስሜት ይሰማዋል። በጣም ይሸማቀቃል በጣም በቃ ላንተ ያለው ነገር ይጨምራል እውነቴን ነው የምልህ የሰው ልጅ እንደዚህ ነው። ዝም ካልከውና ሳትሰድበው ምን ካልከው እንደገና መልሰህ ደሞ በዛ ሁኔታ ውስጥ ያ ሁሉ ውርጅብኝ አውርዶብክ እንደዛ ሰድቦክ ምን ብሎክ ገላምጦክ ምናምን አንተ ምንም እንዳልተፈጠረ ሰላም ነው። ወይ እንዴት ነህ? አንተ የዛን ጊዜ እኮ ተሳስተን የሰደብከኝ ምናምን ካልከው በጣም ግጭቱን በቀላሉ አበረድከው ወይም አስተካከልከው ማለት ነው። ሌላኛው ሰዎች በሚጣሉበት ጊዜ ዝምታን እንዲመርጡ እመክራለሁ። አንተ ዝም በል አንደኛውን በተቻለኝ መጠን ዝም ለማሰኘት እሞክራለሁ። ስለዚህ እሱ አንደኛው ዝም ካሰኘሁት ሌላኛው ምንም ችግር የለውም ማለት ነው። ስለዚህ አንደኛው ዝም እንዲል እሞክራለሁ ማለት ነው ዝምታ እንዲመርጥ እንዳይናገር በፍጹም እንዳይሳደብ አደርገዋለሁ አንደኛው እንደፈለገ ቢሳደብም ሌላኛውን ግን እንዳይሳደብ አደርገዋለሁ። ከዛ በኋላ ምንድነው ግጭቱ እየበረደ ይሄዳል ማለት ነው። ግጭቱ ከበረደ ደግሞ በቃ አንተ አስተካከልከው ማለት አይደለ? በዚህ መንገድ ግጭቶቻችንን አበረደን ማለት ነው። ስለዚህ ግጭት ሲፈጠር በተቻለ መጠን ዝም ለማለት መሞከር ዋነኛውና መሰረታዊ ነገር ነው።

ከስራ ሰዓት በኋላ ትሰራለህ ወይ? ብለህ ነው የጠየከኝ አዎ ያው ሴት ስትሆን ከስራ ሰዓት በኋላ የማትሰራው ስራ የለም። ከዛ ስራ ከሰራክ በኋላ እቤት ትመጣለህ እቤት ደግሞ ሌላ ስራ ይጠብቅሃል። ልጆች አሉ ምግብ መስራት፣ ቤት ማጽዳት፣ እንደገና ለልጆች ምግብ እራት ማዘጋጀት፣ እንደገና ደግሞ ያው ማታ ሲሆን ደግሞ እራት ካበላን ልጆችን። ካስጠናክ በኋላ ልጆች ታስጠናለህ፣ እንደገና ልጆች ካስጠናክ በኋላ እራት ይደርሳል እራት ታዘጋጃለህ፣ እራት ታበላለህ፣ ከዛ በኋላ ደግሞ ልጆች መታጠባቸውን እግራቸውን ታጥባለክ፣ ከዛ የለሊት ልብሳቸውን ቀይረክ። ከዛ በኋላ በአልጋቸው ላይ አስተኛተህ እንደገና ደግሞ እንዲተኙ ደግሞ የተረት መጽሐፍ ታነባለህ። ኧረ ምን ቅጡ ባክህ የማይሰራ ስራ ጠይቀኝ። ከስራ በኋላማ ሌላ እንደገና በጣም ኢነርጂ በጣም ሀይል የሚጠይቅ ሌላ ጉልበት የሚጠይቅ ስራ ነው እኮ የምንሰራው። በተለይ ሴት ስትሆን እኮ በጣም ከባድ ነው። እውነት ለመናገር ኑሮ ራሱ ለሴት ትንሽ ያጋደለባት ይመስለኛል እንዲሁ ተፈጥሮን ሳስበው ማለት ነው። እና ያው ከስራ ሰዓት በኋላ በጣም ብዙ ስራ ነው የምሰራው። እኔ ስፔሻሊ እንግዲህ እኔን ለእኔን በተመለከተ በጣም ብዙ ስራ ነው የምሰራው። እቤት መጥቼ ያው እንደገና ጠዋት የሰራሁትን ስራ ደግሜ ነው የምሰራው። ምክንያቱም ምግብ መበላት አለበት እንደገና ደግሞ ተጨማሪ ስራዎች ደግሞ ምንድን ናቸው ልጆች ማስጠናት አለብኝ። ልጆቼን ካላስጠናሁኝ በአግባቡ ልጆቼን ማላስጠና ከሆነ ነገ ደግሞ እንደገና ልጆቼ አድገው እኔን እኔን መጦር ወይም ደግሞ ከእኔ ላይ መሄድ ሲገባቸው መልሰው እኔ ላይ እንዳይሆኑብኝ ትምህርታቸውን በደንብ መከታተል እና መያዝ አለብኝ። ስለዚህ በስነ ስርዓት የታነፁ፣ እግዚአብሔርን የሚፈሩ፣ እንደገና ደግሞ ራሳቸውን የሚያከብሩ ልጆች ለመፍጠር ደግሞ የግድ ምን መሆን አለብን። ሃይማኖትን ማስተማር፣ ጸሎት ማስተማር አለብህ፣ እንደገና ስርዓት ማስተማር አለብህ። ይሄ ሁሉ ካላስተማርክ አንተ የወለድካቸውን ልጆች ማን ያስተምርልሃል? በዚህ ይሄንን በተመለከተ ሁሉም ሰው ከሚሰራው ስራ በላይ እነዚህን ልጆች መንከባከብ አለበት፣ ምክንያቱም ወደዚህ ምድር ያመጣናቸው በእኛ ምክንያት ነው የመጡት። እኛ እንድናገለግላቸው፣ እኛ እንድንላቸው እንድናሳድጋቸው ፈጣሪ ስለሰጠን እነዚህ ልጆች ደግሞ በአግባቡ በስነምግባር አሳድገን ለወግ ማዕረግ ማብቃት ያለብን ደግሞ እኛ ወላጆች ነን። ስለዚህ ከስራ ሰዓት ስትወጣ ደግሞ ልጆችን ከቤት ይጠብቁሃል ልጆችን የተመለከተ ማንኛውንም ነገር ማድረግ አለብህ። ስፔሻሊ ትምህርታቸውን በተመለከተ ልብሳቸውን፣ ስነምግባራቸውን፣ ጸሎት ማድረግ አለባቸው፣ ጸሎት አሁን ካላስተማርካቸው ማን ያስተምራቸዋል ያንተ ልጅ ማን ጸሎት ያስተምራል? ስለዚህ ይሄንን ማድረግ አለብህ። ሌላ ደግሞ ምግብ ነው ልጆች የተመጣጠነ ምግብ ማግኘት አለባቸው ዛሬ የበሉትን ምንድነው ለአእምሮአቸው የሚጠቅማቸው? ምንድነው ለንቃት ለእድገት ለበቃ ከእግዚአብሔር በኩል ያለው እግዚአብሔር ይጨመርበታል። እግዚአብሔርን በተጨማሪ ደግሞ እኛ እንደ አገልጋይ ምንድነው ማድረግ ያለብን? እግዚአብሔር አገልጋይ ለእነዚህ ልጆች አገልጋይ አድርጎ ስለፈጠረን ስለሰጠን እነዚህ ልጆች እኛ ደግሞ እንዴት አድርገን ነው መንከባከብ ያለብን ደግሞ የሚለውን ነገር ማየት አለብህ። ስለዚህ እነዚህ ሁሉ ስራዎች ከስራ ሰዓት ውጪ የምትሰራቸው በቤትህ የምትሰራቸው ስራዎች ናቸው። እና በጣም ብዙ ናቸው በጣም ብዙ በጣም ብዙ ስራዎች ናቸው። ከስራ ሰዓት ውጪ የምትሰራቸው ስራዎች እንደውም ስራ ቦታ ሄደህ እኮ ምንም ላተደክም ትችላለህ። እኮ ማለት ቁጭ ብለህ ሊሆን ይችላል የምትሰራው ወይም ደግሞ ቆመ ማስተማር ሊሆን ይችላል። እና እንደዚህ እንደዚህ አይነት ነገሮች ልትሰራ ትችላለህ። ግን እቤት ውስጥ ስትመጣ ጉልበት የሚፈልግ ስራ ነው፣ እቃ ታጥፋለህ ደፋ ቀና ትላለህ፣ ምግብ ታበስላለህ። ዝም ብሎ ጠዋት በሰራኸው ምግብ ቀኑን ሙሉ ልጆችን የምታውል ከሆነ በቃ ልጆችን አላሳደግክም ማለት እኮ ነው። ስለዚህ የራስህን ጉልበት የምትሰስት ከሆነ ልጆችህን ነገ ደግሞ መልሰው ራስህን ይወቅሱዋል፣ አንተ ላይ ይሆኑብሃል፣ አንተን ያስቸግሩብሃል፣ እግዚአብሔር ደግሞ የለፋህበትን ይሰጣል፣ የለፋህበትን ይሰጥሃል። መድኃኒዓለም ክርስቶስ ምክንያቱም አንተ ከለፋህባቸው ልጆችህ ላይ የምትለፋ ከሆነ እግዚአብሔር አምላክ ደግሞ ክፍያውን ይሰጣል። ስለዚህ ደከመኝ ሰለቸኝ ሳትል ከስራ ሰዓት በኋላ ስትመጣ ለልጆችህ ያለህን ጊዜ መስጠት አለብህ። እንደገና ልጆችን ማጫወት አለብህ፣ ደፋ ቀና ብለህ ስፖርት ማሰራት አለብህ፣ እግር ኳስ ማጫወት አለብህ። ትንንሾች ከሆኑ ስፔሻሊ እና ይሄ ሁሉ ከስራ ሰዓት ውጪ የሚሰሩ ስራ ናቸው።

ፎቶዎችን የት ታስቀምጣለህ ነው? ያልከኝ ያው ፎቶ ፎቶ በመሰረቱ በጣም በጣም ትልቅ የህይወት ገጽታ ነው። ፎቶ ማለት። በጣም በጣም ከባድ ነገር ነው ሰው እንኳን ባይገኝ ፍጹም ቢረሳሳ ይናገራል ፎቶ። ፍጹም አይረሳም የተባለለት ማለት ነው። ስለዚህ ፍጹም የማይረሳ ነገር የድሮውንና ያሁኑን ማመዛዘኛ የሚሆን ነገር ቢኖር ፎቶ ነው። ፎቶ ቀሪ ማስታወሻ ነው ፎቶ ህይወት ነው። ፎቶ ኑሮ ነው። ፎቶ ማስታወሻክ ነው። ስለዚህ ፎቶ ትልቅ ክብር የሚሰጠው ነገር ነው በመሰረቱ እንደዚህ በቀላሉ የምትተወው ነገር አይደለም። ያሳለፍከውን ህይወት በፎቶ አስቀረተክ ወይም ደግሞ በወረቀት ላይ አስቀርተከው ስለዛ ነገር ስታስብ በጣም ደስታ ይሰማሃል መከራም ሆነ ደስታም ቢሆን። ያስታውሳሀል ብቻ እና ያ ነገር ህይወትህ ተስፋ እንዲኖረው ድሮ የነበረክን ነገር አንደኛ ለመማር ትማርበታለህ። በዚህ ዘመን እኮ እንዲህ ነበርኩኝ እንደዚህ ነበርኩኝ ብለህ አሁን ያለህበትን ነገር ከድሮ ጋር እያመዛዘንክ ትኖርበታለህ። ፎቶ ደስ የሚል ነገር ነው ፎቶ ክብር የሚገባው ነገር ነው። እና ፎቶ በሁለት አይነት መንገድ ነው የማስቀምጠው እና ስለ ፎቶዎቼም ደግሞ በዛውም እነግርሃለሁ። በሁለት አይነት መንገድ ነው። አንደኛው ፎቶዎቼን የማስቀምጠው በመስታወት አድርጌ በፍሬም አድርጌ ነው የማስቀምጠው አንደኛው በትልልቁ አሳጠብኳቸው አሉ። ከቤተሰቦቼ ጋር ከልጆቼ ጋር ከባለቤቴ ጋር የተነሳሁትን ፎቶ ለማስታወሻነት በጥሩ ፍሬም አርጌ ሰቅዬዋለሁ ግድግዳ ላይ። ሌላኛው በጣም የምወደውን ደግሞ ሌላኛው መሰቀል የማይችለውን ደግሞ ፎቶ በ በፎቶ ማስቀመጫ በፎቶ ማስቀመጫ አልበም አርጌ አስቀምጬዋለሁ። ወይም ደግሞ ልክ እንደ መጽሐፍ ያለ ማስቀመጫ አለኝ። እዛ ነው የማስቀምጠው እና ፎቶውን ሳስበው በስነ ስርዓቱ መቀመጥ ካለው ልክ እንደ ቤት እቃ በእውነት በክብር መቀመጥ ካለባቸው የነገሮች መካከል አንዱ ፎቶ ነው። ምክንያቱም ፎቶ እንዳልኩክ ነው። ብዙ ነገር የምታስታውስበት ለልጆችህ ቀሪ ነገር የምታስቀምጥበት ብትሞት እንኳን በፎቶ ህይወት ልጆችክ ቤተሰቦችክ አይረሱክም። እቺ እኮ እከሌ ናት መቼም አትረሳም ፎቶ ካለ። አንተ መቼም አትረሳም ማለት ነው ሁሌ ህያው ሆነህ ትኖርበታለህ። ስለዚህ አንተ ህያው አንደኛ ህያው የምትሆንበት ነው ወይም የማትሞትበት ፎቶ ላይ አንተ አትሞትም ስለዚህ ሁል ጊዜ ትኖራለህ ማለት ነው። ይሄ እኮ ልጄ ነው በህይወት ቢያልፍም ትባላለህ ብትሞት እንኳን አንተንን እንትንክ አይጠፋም። ከዛ አትረሳም ቢያንስ ትታወሳለህ ማለት ነው ማስታወሻ ነው። ማስታወሻ ነው በእውነት የሚገርም ማስታወሻ። ሌላ ቤተሰቦችን ታስታውሳለህ ያሉ የሌሉትንም ሁሉ አቅፎ እከሌ እኮ እንደዚህ ነው እከሌ እኮ እንደዚህ ነው እያልክ ማስታወሻ ትዘክርበታለህ። እና ብዙ ነገር ነው የምታደርግበት እና ፎቶ በእውነት በጣም የሚገርም ጥያቄ ነው የጠየከኝ። በጣም አመሰግናለሁ ይሄንንም ጥያቄ ስለጠየቀኝ ሌላው እኔ ስላሉኝ ፎቶዎች። በጣም ከልጅነቴ ጀምሮ እስከ ገና የስድስት ወር የአንድ ቀን የሁለት ቀን ልጅ ሆኜ ጀምሮ እስከ አሁኗ ሰዓት ድረስ ያሉኝን ፎቶዎች ሳይ የህይወት ለውጤን አያለሁ። በእውነት የዛን ጊዜ ያለኝን እድገቴን መልኬን በአንድ አመቴ ምን እመስል ነበር በሁለትስ በሶስትስ እያልኩኝ በእውነት አንዳንድ ጊዜ ይገርመኛል። ፎቶ በፎቶ ላይ የሰው ልጅን የእድገት ሂደት ታይበታለህ የራሴን የእድገት ሂደት አይቼበታለሁ። ከዛ ደሞ አሁን ደሞ ሳገባ ደሞ የጋብቻ ፎቶዎቼ ደሞ በቃ ለኔ ራሱ ያሳዝኑኛል በጥሩ አልበም አርጌ አስቀምጫቸዋለሁ ለልጆቼ አስተላልፈዋለሁ። እነሱ ደግሞ ከዚህ የተሻለ ነገር እንዲያዩ እመኝላችኋለሁ ከዚህ የባሰ ጥሩ ነገር ከዚህ በጣም የተሻለ እግዚአብሔር በህይወታቸው ሁሉ ገብቶ ጥሩ እንዲሆንላቸው። የኔን ደግሞ ጥሩ የሆነ ፎቶ እያዩ እች እኮ እናቴ ናት ሲሉ እኔም ደስታ ይሰማኛል ብኖርም አብሬያቸውም ብሆንም ባልሆንም። ያ ፎቶ ግን ለእነሱ እንደ ማስታወሻ ነው እንደ ቀሪ ሀብት ነው። እና በጣም ነው ደስ የሚለኝ ፎቶ። ሰው ልጅ አንድ ነገሮቹን ሁሉ በፎቶ እየቀረጸ ወይም እያተመ ቢያስቀምጥ እንዴት ጥሩ መሰለህ? ምክንያቱም ሁሉ ነገር ያስታውሳል ሊማርበትም ይችላል ስህተቱንም ይማርበታል። እና ፎቶዎቼን በአግባቡና በስርዓቱ ሰንጄ ነው